ሀሙስ ማለት ከሮብ ቀጥሎ የሚመጣ። ሳምንታዊ ቀን ሲሆን። ሀሙስ ሲባል ከሰኞ ጀምሮ ሲቆጠር አራተኛው ቀን ሲሆን። በአገራችን የመንግስት ሰራተኛ ወይም የግል ተቋማት። ከሰኞ እስከ አርብ ስራ የሚሰሩ ሲሆን። አሙስን ቀን እጅግ በጉጉት የሚጠበቅ ቀን በመሆኑ። ሰዎች ሶስት ቀን የመንግስትን ስራ ከሰሩ በኋላ። አሙስንና አርብን ሰርተው ቅዳሜና እሁድ እረፍት ስለሚሆን። አሙስና አርብ ቀኖች በጣም የሚወደዱ ቀኖች ሲሆን። አሙስ ቀን ደግሞ በጣም ተወዳጅና ለሚቀጥለው ቀን መሄጃ ስለሚሆን። አሙስ ቀንን የመንግስት ሰራተኞች እጅግ ከሚወዷት ቀንና። ስራዎችን በአምስት ቀን ለመስራት አሙስን በደንብ አድርጎ በመስራት አርብ ለመጨረስ። ከፍተኛ ስራ የሚሰራባት ቀን ሀሙስ ነው። ምክንያቱም አርብን ከጨረሱ በኋላ ቅዳሜና እሁድ እረፍት ስለሚሆን። አሙስን ቀን ከጧት ጀምሮ እስከ ማታ ድረስ የተሰጠውን ስራ የመንግስት ሰራተኛው በትኩረት የሚሰራበት ቀን በመሆኑ። በመንግስት ሰራተኛው ዘንድ እጅግ ተወዳጅ ቀን ናት። ሀሙስ በሳምንት ውስጥ ሰባት ቀኖች ያሉ ሲሆኑ። ከሰባቱ ቀናት ውስጥ ከሰኞ ጀምረን እየቆጠርን ስንሄድ ሰኞ ማክሰኞ እረቡ ሀሙስ ሀሙስ አራተኛው ቀን በሳምንት ውስጥ ካሉት ሰባት ቀኖች አንዱ ሲሆን። በጣም ተወዳጅና ተናፋቂ በመንግስት ሰራተኛው የምትወደድ ቀን በናፍቆት በየሳምንቱ እንድትመጣ የምትጠበቅ ቀን ሀሙስ ቀን ትባላለች። ሀሙስ በጣም ሰራተኛው ስራውን በሚቀጥለው ቀን ለማጠናቀቅ እንዲመቸው አሙስን ጠንክሮ የሚሰራባት ቀን በመሆኑ። ልክ እንደ ሰኞ ቀን ሁሉ ስራዎች በብዛት የሚሰሩበት ቀን። ሀሙስ ቀንና ሰኞ ቀን ሲሆን ሀሙስ ደግሞ የበለጠ ስራ የሚሰራባት ቀን ናት። በሳምንት ውስጥ ካሉት ሰባት ቀኖች ሀሙስ አንዷ ስትሆን የመንግስት ሰራተኛ ከሚሰራው በሳምንት አምስት ቀኖች ውስጥ። አንዷ ሀሙስ ስትሆን በዚህች ቀን ሁሉም የመንግስት ሰራተኛ ወደ ቢሮ በጧት በመግባት እስከ ማታ ድረስ የሚሰራባት ቀን በመሆኗ። ሰዎች ስራን በፍጥነትና በሚገባው መጠን ለመጨረስና በውጤታማነቱ በሳምንት ስራዎች የተሰሩ ስራዎችን ለማጠናቀቅና ለሰኞ ግምገማ ለመቅረብ ሀሙስን በደንብ አድርጎ ሰው የሚሰራባት ቀን በመሆኗ። ብዙ ያልተሰሩ ስራዎች የሚሰሩ

ስራ ማለት ሰዎች የሚያከናውኑት የእለት የእለት ተግባራቸው ሲሆን ሰዎች ለመኖር የተለያዩ ስራዎችን መስራት ይጠበቅባቸዋል። ስራ ከትንሽ ጀምሮ እስከ ትልቅ ስራ ሰው የመስራት ግዴታ አለበት። ምክንያቱም ሰው ለመኖር የግድ መስራት አስፈላጊ ስለሆነ። የተለያዩ ስራዎች የሚፈጠሩ ሲሆን የተለያየ ሲባል አንደኛው የመንግስት ስራ ሲሆን ሰዎች በመንግስት ተቋማት ወይም በግል ተቋማት ተቀጥረው የሚሰሩት ቋሚም ይሁን ጊዜያዊ ስራ ይሰጣቸዋል። ሰዎች ስራቸውን የቀጠራቸው ተቋም ወይም ግለሰብ ስራ በአግባቡ እንዲሰሩ በመጀመሪያ ውል ይወዋላሉ። ለምሳሌ በቀን ይህን ይህን መስራት አለብህ ተብሎ አንድ ሰራተኛ ስራውን በአግባቡ እንዲያከናውን ወደ ስራ ከመሰማራቱ በፊት የስራ ስምሪት ገለጻ ይደረግለታል። ከዛውጭ አንድ ተቋም ሰውን ስራ ሲያሰራ በቋሚነት ወይም በጊዜያዊነት ቀጥሮ ሊያሰራው ይችላል። ያ የሚወሰነው እንደ ተቋሙ እና እንደ ግለሰቡ የስራ ሁኔታ የሚለያይ ሲሆን። በአብዛኛው የተማረው ማህበረሰብ በመንግስት ሰራተኝነት ተቀጥሮ የሚሰራ ሲሆን። በሳምንት አምስት ቀኖችን ስምንት ስምንት ሰዓት ያህል በቀን ውስጥ የሚሰራ ሲሆን ለሰራበት ደግሞ ሰላሳ ቀን ከሰራ በኋላ በሰላሳኛው ቀን ለሰራበት ስራ ደሞዝ ተከፋይ ይሆናል። ሌሎች የስራ አይነቶች ደግሞ በግል ተቀጥረው የሚሰሩ የስራ አይነቶች ሲሆኑ አንዳንዶች ደግሞ በቀን ስራ ሰርተው ወዲያውኑ የሚከፈላቸው የስራ አይነቶች ሲኖሩ። ማንኛውም ሰው የራሱ የሆነ ስራ ይኖረዋል። ምክንያቱም ሰው ለመኖር የግድ መስራትና በዚህ አለም ለመኖር የሚያስፈልጉ መሰረታዊ የሰዎችን ፍላጎት ለማሟላት ስራ መስራት የግድ አስፈላጊ በመሆኑ። ስራ በሰዎች ዘንድ ተወዳጅና ሰዎች ማድረግ ያለባቸው የእለት የእለት ተግባራቸው ነው። ሌላም የስራ አይነት ሲኖር ንግድም አንዱ የስራ አይነት ሲሆን። ሰዎች የተለያዩ ነገሮችን በመግዛት ወደተለያዩ አካባቢዎች በመውሰድ ርካሽ ከሆነ ቦታ በመግዛት ውድ ወደ ሆነ ቦታ በመውሰድ ሽያጭ በመሸጥ ገንዘብ ያተርፋሉ። ስለዚህ ንግድም አንድ የስራ አይነት ሲሆን። ሰዎች ይህንን ስራ በብዛት በከተማው ማህበረሰብ ያሉ ሰዎች ይሰሩታል። ከዛ ውጪ ደግሞ ገበሬ እርሻ በማረስና ሰብል በመዝራት በቂ ምርት እንዲኖር በማምረት ይህም ገበሬ አንዱ የስራ አይነት ሲሆን። ግብርና በሀገራችን በገጠሩ ክፍል ዋነኛ የስራ አይነትና ሁሉም ማህበር

ኋላ የሚለው ቃል ፊት ለፊት ያልሆነ በጀርባ የሚገኝ ማለት ነው። ኋላ ስንል የፊት ተቃራኒው ሲሆን ኋላ ማለት በኋላ ያለ ወይም ፊት ለፊት መታየት የማይችልና በጀርባ በተቃራኒ ከፊት ያለ ነገር ኋላ እንለዋለን። ለምሳሌ የኛ ከፊታችን ኋላ ጀርባችን ይገኛል። ምክንያቱም ፊት ለፊት የኛ የፊት ገጽታችን ሲታይ በጀርባ ወይም በኋላ ደግሞ ጀርባችን ወይም የሰውነት ክፍል በመባል የሚጠራው ጀርባ ወይም ከኋላ የሰው ቂጥ እንዲሁም የሰውነት ክፍል የሚገኝ ሲሆን ጀርባ የፊታችን የኋላ የአካል ክፍል ነው። በአጠቃላይ ኋላ ማለት ፊት ለፊት የማይታይ ሆኖ በፊት በተቃራኒ በጀርባ የሚገኝ ማንኛውም ነገርን ኋላ ልንለው እንችላለን። በአጋጣሚ ሰዎች ፊት ለፊት ሲሄዱ በኋላቸው ወይም በኋላ ሌላ ሰው በጀርባቸው ሊሄድ ይችላል። ስለዚህ አንዱ ቀድሞ ፊት ለፊት ሲሄድ ሰውየው በሚሄድበት በኋላው ደግሞ ሌላ ሰው ሊኖር ይችላል። ስለዚህ ኋላ ማለት በጀርባ። ሲሆን ሰዎች ፊት ለፊት እንጂ በኋላ ማየት አይችሉም የኋላቸውን ለማየት ፊታቸውን ወደኋላ ማዞር ይጠበቅባቸዋል። በተለይ በተለይ በሰራዊት አሰላለፍ ጊዜ ወታደሩ የሚሰለፈው ፊት ለፊት ሲሆን ወደኋላ ማየት የተከለከለ ነው። ምክንያቱም የሰራዊት ስነ ስርዓት ሁሉም ነገር ወደፊት እንጂ ወደኋላ ማየት ስለማይፈቀድ። ኋላ ማለት ከፊቴ ያለ ነገር ሆኖ ወደ ኋላ ወይም በጀርባ ወይም የፊት ተቃራኒ ማለት ነው

ፖሊስ ደውል ማለት አንድ አካባቢ የተለያየ ችግሮች የሚፈጠሩ ከሆነ ልክ እንደ አንቡላንስ ያሉ ነገሮች ችግር በተፈጠረበት አካባቢ የፖሊስ ደወል የሚደወል ሲሆን የፖሊስ ደወል ተደወለ ማለት በዛ አካባቢ በጣም አስቸጋሪ ወይም ድንገተኛ አደጋ የደረሰ መሆኑ ይታወቃል ማለት ነው። የፖሊስ ደውል በአካባቢው የተፈጠረ አዲስ ነገር እንዳለና ችግሩ የገዘፈ መሆኑን ለመግለጽ የፖሊስ ደወል ሊደወል ይችላል። የፖሊስ ደወል ማለት ልክ እንደ አንቡላንስ ሰዎች የተለያዩ ችግሮች ካጋጠማቸውና በአካባቢው ፖሊስ ካለ የሚደውለው የፖሊስ ደወል ይባላል ደወል ሲደውል ፖሊስ አስቸኳይ እርዳታ እንደሚያስፈልግና እሱ ከአቅሙ በላይ የሆነና ሌሎች ዝግጅቶች ወይም እርዳታዎች ወደ አካባቢው እንዲመጡ ለማድረግ የፖሊስ ደወል ይደወላል። በዚህ ጊዜ አስፈላጊ ዝግጅት ተደርጎ ወደ አካባቢው የሚያስፈልጉ ነፍስ አድን ስራዎች እንዲሰሩ የሚያደርግ የማንቂያ ደወል ሲሆን አስፈላጊ እገዛ እየጠየቀ እንደሆነ የሚያሳይ የፖሊስ ደወል ይደወላል። የፖሊስ ደወል ሲደወል በአካባቢው አዲስ ነገር የተፈጠረ መሆኑን በመገንዘብ በአካባቢው ያለ ማህበረሰብ ለእርዳታ ዝግጁ ሲሆን ሌሎች የጸጥታ አካላት ደግሞ ወደ ቦታው በፍጥነት በመሄድ የተፈጠረውን ችግር በማየት የሚስተካከሉ ወይም ጉዳት የደረሰበትን አካላት ወይም ሰዎችን ወደ አስፈላጊ ህክምና እንዲደርሱ የማድረግና ሌላም ችግሮች ከተፈጠሩ የፖሊስ ህግ በሚያዝዘውና በሚተገብረው መመሪያ መሰረት ህግ እንዲከበር ማድረግና የተጎዱ ሰዎች ካሉ ወደ አስፈላጊ ቦታ በመውሰድ ህይወታቸውን መታደግ ሊሆን ይችላል። በአጠቃላይ የፖሊስ ድወል ነገሮች ከቁጥጥር ውጭ ከመሆናቸው በፊት ችግሮችን በቶሎ ለመፍታትና ለማሳወቅ የሚደወል የፖሊስ ድወል ሲባል ሰዎችን ከከፍተኛ ጉዳት ለመጠበቅ ያመችህ ዘንድ ሌሎች ተጨማሪ እርዳታዎች ደግሞ ወደ አካባቢው እንዲሰባሰቡ ለማድረግ የፖሊስ ደወል ይደወላል። ይህ የተለመደ የፖሊሶች አሰራርና ማህበረሰቡንና ህዝቡን ከተለያዩ አዳጋዎች የባሰ ጉዳት ሳይከሰት ቀድሞ ችግሩን ለመከላከልና ለመቆጣጠር የሚያስችል የማንቂያ ወይም የማስጠንቀቂያ መልእክት ሲሆን ሁሉም የፖሊስ አባላት ይህን በሚሰማበት ጊዜ ለግዳጅ ዝግጁ እንዲሆን ያደርገዋል

ለጥፍ ማለት በአብዛኛው ብዙም ያልተለመደ ቃላት ሲሆን በአብዛኛው በገጠሩ ማህበረሰብ ዘንድ ምረግ ማለት ሊሆን ይችላል። ትርጉሙ በአብዛኛው ሰዎች ቤት በሚመርጉበት ጊዜ ጭቃውን ለጥፍ ይባላል። ለጥፍ ማለት ምረገው ወይም አጥብቀህ ጭቃውን ምረገው ማለት ሲሆን ይሄን ቤት በጭቃ ለጥፍ ሊባል ይችላል ማለት ነው። በአብዛኛው ይህን ቃል የሚናገሩት በገጠር ያሉ የማህበረሰብ ክፍሎች ሲሆን በብዛት የማይነገር ቃላት ሲሆን። አልፎ አልፎ ሰዎች የቤታቸውን ጭቃ ለመምረግ በሚሰናዱበት ጊዜ እዚህ ጋር ለጥፍ ጭቃውን እዚህ ላይ ምረገው የሚል ትርጉም ሲኖረው ብዙም ቃላቱን የመጠቀም ጉዳይ አነስተኛ ሆኖ ይገኛል። ከዛ በተጨማሪ ደግሞ የተቀደደ ነገር ካለ ቀዳዳውን ለማጥፋት እዚህ ላይ ለጥፍ ወይም አሽገው እንደማለት ሊሆን ይችላል። ይህ ደግሞ በከተማው ማህበረሰብ ዘንድ ነገሮችን ለማከናወን የተቀደደ ነገሮችን ለመድፈን ለጥፍ ወይም ድፈነው ለማለት የምንጠቀምበት ብዙም ያልተለመደ ቃል ሲሆን። ወረቀቶችን በግድግዳ ላይ ወይም በመንግስት የሚጻፉ ማስታወቂያዎችን በየግድግዳውና በየበሩ ለጥፍ ሊባል ይችላል ማለት ነው። ለጥፋቸው ማለት እዚህ ላይ አድርጋቸው ወይም አያይዛቸው ማለትም ሊሆን ይችላል። በአብዛኛው በየከተማው የምናያቸው የማስታወቂያ ጽሁፎች እነዛን የመስሪያ ቤቱ ተቋም መሪ ማስታወቂያ በሚወጣበት ጊዜ ከቦርዱ ማስታወቂያ ይህን ነገር ወስደህ ለጥፍ ወይም በቦርዱ ላይ አስቀምጠው አያይዘው የሚል ትርጉም ሊሰጥ ይችላል። ስለዚህ ለጥፍ የሚለው ቃል በተለያየ አግባብ ሊነገር የሚችል ሲሆን በገጠሩ ማህበረሰብ ዘንድ ሰዎች ቤታቸውን ሲሰሩ ጭቃ ካቦኩ በኋላ ቀዳዳውን በጭቃ ለጥፍ ይላሉ ያ ማለት ደግሞ ቀዳዳውን በጭቃ ምረገው ማለት ሲሆን። በሌላ አነጋገር ደግሞ በከተማዎች ላይ ለጥፍ ማለት ከግድግዳ ላይ አድርገው ወይም አያይዘው የሚል ትርጉም ሲኖረው። በሌላ አነጋገር ደግሞ ቀዳዳውን ድፈነው የሚል አነጋገር ወይም ቃላቱን ስንተረጉመው እነዚህን ትርጉሞች ሊሰጡን የሚችሉ ሲሆን። በአብዛኛው ቃሉ ያልተለመደና ብዙ ጊዜ የማይነገር ቃል ስለሆነ ሰዎች ይህንን ትርጉም ለመገንዘብ ብዙ እየተቸገሩ ያሉና ብዙ ያልተለመደ ቃል በመሆኑ

እዚህ ማለት የምንጠቀምበት ቃላት በአብዛኛው ሩቅ ያልሆነን ቦታ ለሰዎች በእጃችን ወይም በአይናችን ሰዎችን ቦታው እዚህ የሚቀመጥበት ወይም የሚሰራበት አካባቢ ለማሳየት የምንጠቀምበት ቃል ሲሆን ሰዎች ሊሰሩበት የሚችሉትን እቃዎች ወይም ሰዎች የሚፈልጉት ሌላም ነገር ካለ ነገሮችን ወይም እቃዎችን የሚያገኙበትን ቦታ በእጅ በመጠቆምም ይሁን በአይን ጥቅሻ ለማሳየት የምንፈልግበት ቃል እዚህ የሚል ነው። እዚህ ስንል ሩቅ ያልሆነ ቦታ በእጃችን እየጠቆምነ እናንተ የምትፈልጉት እቃ ወይም የምትሰሩበት ነገር። እዚህ ላይ አለ ለማለት እዚህ የሚለውን ቃላት ሰዎች ይጠቀማሉ። ምክንያቱም የሚሰሩበትን አካባቢ ወይም ሰዎች የሚያስፈልጓቸውን ነገሮች ለማከናወን ወይም ለመፈለግ ቦታውን ለማሳየት ስንፈልግ እዚህ የሚል ቃላትን እንጠቀማለን። ማለት ነው

የት የሚለው ቃላት ሰዎች የሚፈልጉበትን ቦታ ሲጠይቁ የሚጠቀሙበት ጥያቄያዊ ቃል ሲሆን፤ ለምሳሌ ሰዎች ከየት ነው ወይም የት ነው እቃውን ያስቀመጥሽው ወይም ያስቀመጥከው ወይም ሰዎች አንድ ነገር ሲጠፋቸው የት ነው የሚል ጥያቄያዊ ቃል ሲሆን ከሰዎች መልስ የሚፈልጉበት ቃላት ሲሆን እነሱ የማያውቁትን ነገር ወይም የሰዎችን የሌሎችን እርዳታ በሚፈልጉበት ጊዜ የሚጠቀሙበት ጥያቄያዊ ቃል ሲሆን በአብዛኛው ሰዎች ይህን ቃል የሚጠቀሙበት ሰዎች የሚሄዱበትን ቦታ ካላወቁት የት ነው ይሄ ሀገር ያለው ወይም ሰዎችን ሲፈልጉ የት ነው የተቀመጠው? ወይም የት ነው ያለው? የሚፈልጉትን ሰው ለመፈለግም የት ነው ያለው ሊሉ ይችላሉ። በአጠቃላይ ይህ ጥያቄያዊ ቃላት ሰዎች በእነሱ ሀቅም ወይም ችሎታ የሚፈልጉትን ነገር ማግኘት ሳይችሉ ሲቀሩ ሰዎችን የግድ እርዳታ ጠይቀው ይህንን ቃላት በጥያቄያዊ ቃላት ከጠየቁ በኋላ፤ ከሰዎች የሚፈልጉትን ነገር ለማግኘት ሲፈልጉ የሚያወጡት ቃል ሲሆን፤ ሰዎችም ሰውየው ወይም እርዳታ ፈላጊው ሰው ለጠየቀው ጥያቄያዊ ቃል መልስ የሚሰጡበት ሁኔታ አለ። አዎ የሚያሳዩበት ነገር ወይም ሊረዱት የሚችሉበት ነገር ሊኖር ይችላል። ከዛ ውጪ ግን እነሱም እሱ የጠየቀውን የማያውቁት ከሆነ አዎንታዊም ወይም አሉታዊ መልስ ይህን ሊሰጠው የሚችልበት አጋጣሚ ይኖራል ማለት ነው። ሰዎች የጠየቁትን ነገሮች እነዛ የሚመልሱ ሰዎች ማወቅ ካልቻሉ የት ነው ብሎ ሲጠይቃቸው አላውቅም አላውቀውም ብለው ሊመልሱ ይችሉ ይሆናል ይህ እንግዲህ አሉታዊ መልስ የሚባል ሲሆን ሌላው ደግሞ ሰውየው ወይም ሴትየዋ የት ነው ለሚለው ጥያቄያዊ አነጋገር ሰዎች የሚያውቁትና መርዳት የሚችሉ ነገር ከሆነ፤ ሰዎች ለጠየቋቸው ጥያቄዎች መልስ መስጠት የሚችሉና፤ ያንን የጠየቀውን ጥያቄ መመለስ ወይም ማሳየት የሚችሉ ከሆነ፤ ሰዎችን በጠየቁት ጥያቄ መሰረት መልስ ይሰጧቸዋል። ይሄ ደግሞ ሰውየው ለጠየቀው ጥያቄ አዎንታዊ መልስ አገኘ ማለት ነው። ስለዚህ የት ነው የሚለው ጥያቄያዊ ቃላት ከሰዎች የሚያገኘው አዎንታዊና አሉታዊ መልሶችን ሊሆን ሊያጋጥመው እንደሚችል አውቆ ነው ይህን የት ነው የሚለው

ልጅ የሚለው ቃል ልጅ የሚወለደው ወይም ልጅ እሚገኘው ከ አባትና ከእናት በአንድ ላይ። የግብረ ስጋ ግንኙነት ካደረጉ በኋላ እናት ለዘጠኝ ወር በማህፀኗ ከተሸከመችው ቡሃላ የተሸከመችው ልጅ ይወለዳል ወይም ትወለዳለች። ስለዚህ ልጅ የሚፈጠረው ከአባትና ከእናት ሲሆን ሁለቱ የትዳር አጋሮች ባልና ሚስቶች ተነጋግረው የግብረ ስጋ ግንኙነት ካደረጉ ቡሃላ የሚፀነስና ዘጠኝ ወር እናቲቱ በማህፀን ይዛ እያደገ ከመጣ ቡሃላ በዘጠኝ ወሩ ይወለዳል ወይም ትወለዳለች የሚወለደው ወይም የምትወለደው ልጅ ይባላል ማለት ነው። ልጅ ከእናትና ከአባት የሚወለድ ሲሆን በአብዛኛው ሰዎች ልጅ የመውለድ ፍላጎት ያላቸውና አለምም ያለ ልጅ መውለድ ዘሩ የሰው ልጅ ሊጠፋ ስለሚችል የሰው ልጅ አቅሙንና የመኖር የማስተዳደር ሀብቱን ልጆችን በተገቢው መንገድ የማስተዳደር ሁኔታውን። ከግንዛቤ በማስገባት እሱ ወይም ባለቤቱ በጋራ ባልና ሚስቶች ተነጋግረው በእኛ ህይወት ዘመን ልጅ ስንት ያስፈልገናል በማለት የተወሰኑ ወይም እነሱ ሁለቶች ባልና ሚስቶች ተስማምተው በሚያደርጉት ውይይት ይህን ያህል ልጆች ያስፈልጉናል ብለው ሊወስኑ ይችላሉ። ልጅ ስንል በሌላ አነጋገር ደግሞ እከሌ አስተሳሰቡ ልጅ ነው ሊባል ይችላል ማለት ነው። ያ ሌላው ምስጢራዊ ቃል ሲሆን ሰውየውን ወይም ሴትየዋን በእምንጠብቀው መልኩ የእማናገኛት ከሆነ ወይም ትልቅ ስህተት ሰርቶ ወይም ሰርታ ከሆነ በአስተሳሰቡ የወረደ ወይም እኛ ከእምንጠብቀው በላይ በዕውቀትም ይሁን በአመለካከት እጅግ ደካማ ሆኖ ካገኘነው ያንን ሰው እከሌ እኮ ልጅ ነው እንደ ልጅ ነው የሚያስብ እንደ እድሜው ማሰብ የማይችል በአስተሳሰቡ ከልጅ ያላነሰ ወይም እንደ ልጅ የሚያስብ ተብሎ ሰውን ሊገሰጽ ይችላል ማለት ነው። ልጅ ሲባል በህፃንነት ጀምሮ እስከሚያድግ ድረስ ብዙ ነገሮችን ሊያጠፋ የሚችል ሲሆን ሰውየውም የሚሰራው ስራ አጥፊና አላስፈላጊ መሆኑን ለማመላከት እከሌ እኮ ልጅ ነው። ያልበሰለ በአስተሳሰብም ይሁን በአመለካከት የሚያደርጋቸው ተግባሮችና ስራዎቹ ልክ እንደ ልጅ ነው ብለን ልንናገር የምንችልበት አንዱ ልጅ የሚለው ትርጉም ሲሆን ልጅ በተለያዩ አጋጣሚዎች መውለድ አስፈላጊ ነው

ማን የሚለው ጥያቄያዊ ቃል በአብዛኛው ሰዎች የሚጠቀሙት ቃል ሲሆን በብዛት ሰዎች ከሰዎች የሚፈልጉትን መልስ ወይም እነሱ በሚፈልጉት መልኩ ሰዎች አግዘዋቸው የሚፈልጉትን ጥያቄያዊ ቃል መልስ እንዲሰጧቸው የሚጠበቅ እና ሰዎችን የሚያናግሩበት ጥያቄያዊ ቃል ሲሆን የሚጠይቁት ጥያቄያዊ ቃል። አሉታዊ ወይም አዎንታዊ መልሶችን የሚያስገኝ ሲሆን ሰውየው ለጠየቀው ጥያቄያዊ ቃል ያንን ነገር አይተው ከሆነ ሰዎች ወይም ተመልክተው ከሆኑ ወይም የሚያውቁት ነገር ከሆነ ለጥያቄያዊ ቃሉ አዎንታዊ መልስ ሊሰጡና ሰውየውን ለጠየቃቸው ነገሮች ምላሽ ሊሰጡት ይችላሉ ማለት ነው። ይህ አዎንታዊ መልስ ሲሆን በሌላ መልኩ ደግሞ ሰውየው የጠየቀውን ጥያቄ ማወቅ ካልቻሉና ሰውየው በሚፈልገው መልኩ ጥያቄውን መመለስ የማይችሉ ከሆነ አሉታዊ መልስ ሊሆን ይችላል ማለት ነው። ስለዚህ ሰውየው የሚጠይቀው ጥያቄያዊ ቃል አዎንታዊ ወይም አሉታዊ መልስ እንደሚያገኝ አውቆ ጥያቄውን መጠየቅ መቻል አለበት ማለት ነው። አዎንታዊ ሲባል ሰዎች የሚፈልጉትን መልስ ከጠየቁት ጥያቄ ያገኙ ከሆነ አዎንታዊ መልስ አግኝቷል ማለት ነው። የሚፈልገውን ነገር ማከናወን ይችላል ማለት ሲሆን አሉታዊ መልስ ካገኘ ደግሞ ሌሎች ያላወቁት ነገር ስላለ ሌሎችን ተጨማሪ ሰዎችን አዎንታዊ መልስ እስከሚያገኝ ድረስ ሌሎችን ሰዎች ተጨማሪ መጠየቅ የሚያስፈልገው ይሆናል ማለት ነው። ማን የሚለው ጥያቄያዊ ቃል እንደ እኛ እንደምንፈልገው ነገሮች ሊለያይና ሰዎች የሚፈልጉትን ነገሮች ለማግኘት ሰዎችን የሚጠይቁበት ጥያቄያዊ ቃል ሲሆን በተለያየ መልኩ ሰዎች በሚፈልጉት መንገድ ሰዎችን ልንጠይቅበት የምንችል ቃል ሲሆን ለምሳሌ ማነው ይህን ነገር ያበላሸው ብለን ካሉት ልጆቻችን ውስጥ ሶስት ወይም አራት ልጆች ካሉ ይህኛውን መልስ ለማግኘት ማነው ይህን ነገር ያበላሸው? ወይም ቴሌቪዥኑን ያበላሸው ብለን ስንጠይቃቸው ያየና የተመለከተ ወይም ያበላሸው ልጅ ራሱ እኔ ነኝ ሊል ይችላል ወይም ካላዩ ደግሞ እነሱ ካላበላሹት አላየንም ብለው አሉታዊ መልስ ሊሰጡት ይችላሉ ማለት ነው። እነሱ ማየት ካልቻሉ ሌላ ያየ ሰው ደግሞ መጠየቅ ይጀምራል ማለት ነው። ስለዚህ የሚጠይቀው ሰው ወይም ጠያቂቱ ሰትዮ መልሱን አዎንታዊ መልስ እስከሚያገኙ ድረስ የሚጠይቁት ጥያቄ

ጠቅ የሚለው ቃል ብዙም ያልተለመደ ቃል ሲሆን። አልፎ ግን በከተማው ማህበረሰብ ዘንድ የሚነገር ቃል ሲሆን በአብዛኛው የተለያዩ የመብራት ማጥፊያና ማብሪያ ነገሮችን ለማብራትና ለማጥፋት። በተለይም የኤሌክትሮኒክ መሳሪያዎችን ማጥፊያና ማብሪያዎች እንዲበሩና እንዲጠፉ ለማድረግ የምንጠቀምበት ብዙም ሰዎች የማይጠቀሙበት ቃል ሲሆን አልፎ አልፎ ግን መብራቱን ለምሳሌ ጠቅ አድርገው ብለው ሊናገሩ ይችላሉ ጠቅ አድርገው ማለት አብራው አስነሳው ማለትም ሊሆን ይችላል። በሌላ መልኩ ደግሞ መብራቱን ጠቅ አድርገው ሲባል አጥፋውም ሊሆን ይችላል ማለት ነው። ስለዚህ ጠቅ አድርገው ማለት በተለያየ ትርጉም እንደ ሰውየው ፍላጎት ወይም እንደ ሁኔታው ሊለያይ ይችላል። ስለዚህ ጠቅ የሚለው ቃል በአብዛኛው በከተማ አልፎ አልፎ የሚነገርና ነገሮችን አስነሳቸው ወይም አጥፋቸው ለማለት ጠቅ አድርገው የሚል ቃላት በከተማው ማህበረሰብ ዘንድ አልፎ አልፎ የሚነገር ቃል ሲሆን። በገጠሩ ማህበረሰብ ይህ ቃል ብዙም የማይነገርና ቃሉም ብዙም ተደማጭነትና ተነጋሪም የሌለው በመሆኑ አልፎ አልፎ ብቻ በከተሜው ማህበረሰብ ዘንድ ነገሮችን ለማብራትና ለማጥፋት ወይም ለማቆም የምንጠቀምበት ቃል ነው።

ማርች ማለት ሰዎች የጊዜ መቁጠሪያን ከሚጠቀሙበት ወራቶች ውስጥ በአመት ውስጥ ካሉ አስራ ሁለት ወራቶች ውስጥ ማርች አንደኛው ወር ሲሆን ማርች የሚባለው በእንግሊዘኛ በእኛ ደግሞ ሲተረጎም የመጋቢት ወር ሲሆን በፈረንጆች ደግሞ አዲስ አመት ከገባ ሶስተኛው ወር ላይ የሚገኝ በእንግሊዘኛ ወይም በፈረንጅ አነጋገር ማርች ብለን እንጠራዋለን ማለት ነው። በማርች ወራት እንደኛ አካባቢ ወይም እንደኛ ሀገር ፀሀይ የሚበረታበትና ሙቀቱም ከመጠን በላይ የሚጨምርበት ሲሆን ውሃዎችም የሚነጥፉበትና ከብቱና እንስሳው በተለያየ ጊዜ የምግብ እጥረት የሚያጋጥምበት የማርች ወራት ሲሆን። ገበሬው በዚህ ሰዓት የተለያዩ አዝመራዎችን በመከወን ወደ ቤቱ የሚያስገባበት ወራት በመሆኑ። ሰዎች ብዙም ስራ የሌላቸው በመሆኑ። በዚህ በማርች ወራት ዘመድ ከዘመድ የሚጠያየቅበትና ብዙ ሰዎች በገጠር አካባቢ በዚህ ወራት በማርች ወራት ብዙም ስራ የማይሰራበት በመሆኑ ዘመድ ከዘመድ በመገናኘት ናፍቆቱን የሚወጣበትና የተለያዩ ባህላዊ የመጠጥ ዝግጅቶችን በማዘጋጀት ሰው በአንድ ላይ ተሰብስቦ የሚያወራበትና የተፈጠሩ ችግሮችም ካሉ በጋራ ተሰብስቦ ችግሮችን የሚፈቱበት ወራት። ካሉት አስራ ሁለት ወራት ውስጥ አንዱ ማርች ወር ሲሆን። ሰዎች በዚህ ሰዓት እረፍት እንደመሆናቸው መጠን ከተለያዩ ዘመዶቻቸው ጋር በመሰባሰብ ናፍቆታቸውን በመወጣት ላይ የሚገኙበት ወራት ሲሆን። በዚህ ወራት ውስጥ ልስራ ቢባልም የሚሰራ ስራ ስለሌለ ገበሬው